እህል መፍቸት ታውቃለህ ነው ጥያቄው። እኔ እንኳን ፈጭቼ አላውቅም። ግን ደግሞ ድሮ አያቶቻችን ሲያወሩ ከምሰማው። እንደውም የእለት የእለት ቤት ውስጥ እንደሚፈጭ በወፍጮ ሁልጊዜም እንጀራ በየቀኑ እንደሚጋገር ሲያወሩ እሰማለሁኝ። አሁን ላይ ግን ያው ዘመኑ ስለተሻሻለ በወፍጮ ቤት ላይ ሲፈጭ አውቃለሁኝ። አስፈጭቼም አውቃለሁ ማለት ነው

የስራ ምግባር ታከብራለህ? ነው። ያው ከስነ ምግባር ዘርፎች ውስጥ አንዱ ስራ ቦታ የስራ መግባት ይባላል። ያማል በስራ ቦታችን ያለውን ህግ አክብረን መኖር ስንችል የምናየው የሚባለው ማለት ነው። እና በስራ ቦታ ላይ በጣም ነው ህግ የማከብረው። ራሴም ደግሞ በተፈጥሮዬ ህግ ማክበር ተጠንቅቆ መኖር ስርዓት ይዞ መኖር ስነ ምግባር በጣም የሚያስደስተኝ ነገር ነው።

የስራ ጊዜ ገደብ ታስተካክላለህ ነው? አዎ በሚገባ ምክንያቱም ወሳኝ ነገር ነው ስራ ስንሰራ ሁልጊዜም እቅድ ማቀድ ያስፈልጋል። ከዛ ደግሞ የቱን ማስቀደም የቱን ማስከተል እንዳለብንም እሱንም ለይቶ ማወቅ ያስፈልጋል። ከዛ ደግሞ በእቅዳችን መሰረት ሄደን ምን ላይ እንደደረሰን እያየን መቼ መጨረስ እንዳለብን። እሱንም ገደብ ማስቀመጥ አስፈላጊ ነገር ነው። እና እኔም በዚሁ መሰረት የስራ ገደብ አስቀምጣለሁኝ

ትንኞች በአካባቢው አሉ ነው። ያው እኔ የምኖርበት አካባቢ ቀዝቃዛ ነው አየሩ። እንደዚሁም ደሞሞ ውሃ ምናምን በየቦታው የለም። ስለዚህ ትንኞች እኔ የምኖርበት አካባቢ ላይ የሉም። ግን ያው ሙቀት አካባቢ ላይ ሲበዙ ሰውን ሲያስቸግሩ እንደዚሁም ደግሞ ውሃ ያቆሩ አካባቢዎች ላይ እንደዛው ሲያስቸግሩ አያለሁኝ

በምን ትመገባለህ ነው? ያው ብዙ ጊዜ የምመገበው ዝርግ ሳህን ላይ ነው። ግን አንዳንዴ እንደምሰራው ምግብ ይወሰናል። እንጀራ ከሆነ የምጠቀመው ዝርግ ሳህን እጠቀማለሁኝ። ግን ሌሎች ነገሮች ወይ ገንፎ ሊሆን ይችላል። ወይ መኮሮኒ ፓስታ እንደዚህ አይነት ወይ አትክልት ነገር ከሆነ ደግሞ ጎርጓዳ ሳህን ላይ አድርጌ እመገባለሁ

ቅርጫት አለህ ነው ያው ብዙ አይነት ቅርጫት አለን እንደምንጠቀምበት አገልግሎት ይለያያል። አሁን ላይ እኔ ሁለት የምጠቀማቸው ቅርጫቶች አሉ። አንደኛው የቆሸሸ ልብሶችን ማስቀመጥበት ነው። አንደኛው ደግሞ አጠቃላይ ቤት ውስጥ ማወጣቸውን ቆሻሻዎች ማጠራቅምበት ነው እና እነኚህ ሁለቱ ቅርጫቶች አሉኝ

ጊዜህን በደንብ ታስተዳድራለህ በሚለው ዙሪያ ነው አሁን ደግሞ የማየው። አዎ በሚገባ ማስተዳድረው ምክንያቱም እያንዳንዱን ነገር ስንኖር እያንዳንዱን ነገር ስንሰራ ጊዜያችንን በአግባቡ መጠቀም ጥሩ የሆነ የጊዜ አጠቃቀም ችሎታው ደግሞ እንደዛው ሊኖረን ይገባል ማለት ነው። ያለዛ ጊዜያችንን በአግባቡ ካልተጠቀምን የምንሰራውም ነገር በዛው ልክ ውጤታማ መሆን አይችልም ማለት ነው። እና እኔም ከስራዬ ያገኘሁት ልምድ ነው። ጊዜም በአግባቡ ስለምጠቀም ስራዬም ላይ ደግሞ እንደዛው ውጤታማ ነኝ

የስራ አስራሮችን ትከተላለህ በሚለው ዙሪያ ነው አሁን ደግሞ የምናየው ያው ግድ ነው። ስራ ስሰራ መጀመሪያ መመሪያውን ነው የማየው። መመሪያውን በአግባቡ ካነበብኩኝ በኋላ ወደ ተግባር እሄዳለሁኝ ማለት ነው። ስለዚህ እያንዳንዱን ባነበብኩት መመሪያ መሰረት ያን ተግባር ላይ እቀይረዋለሁኝ። ጥሩ ውጤትም ደግሞ አገኝበታለሁ።

የክላውድ ማከማቻ ትጠቀማለህ? ነው ያው አንዳንድ ጊዜ መረጃዎቻችንን ሁል ጊዜ ማግኘት እንድንችል፤ የክላውድ ማከማቻን መጠቀም አስፈላጊ ነገር ነው። እኔም ደግሞ በዚሁ መሰረት የተለያዩ የክላውድ ማከማቻዎችን እንደ ኢሜል ቴሌግራም ያሉትን እጠቀማለሁኝ፤ የምፈልጋቸውንም ማስረጃዎች በአግባቡ አገኛለሁ ማለት ነው።

ማቅረብያ ማድረግ ትችላለህ በሚለው ዙሪያ ነው የምናየው ማቅረብ ላይ እንኳን በዙም አይደለሁኝም። ምክንያቱም ወደኋላ መሆን ረጋ ማለት ነው የምወደው ነገር ከፊት መሆን እዛም እዚህ ማለት ብዙም አያስደስተኝም። ያው ግን አድርጌ የማውቀው ነገር ነው እና ማድረጊያ ማድረግ እችላለሁ

የምትወደው መተግበሪያ ምንድነው ነው? አሁን ላይ በጣም ብዙ አይነት መተግበሪያዎች አሉ ከራሳችንም ህይወት ጋር በተገናኘ ማለት ነው። ብዙም እምወዳቸው አሉ። እንደየአገልግሎታቸው ግን ደግሞ ከሁሉም አስበልጬ የምወደው ጎግል የሚባለውን መተግበሪያ ነው። ምክንያቱም እኔ ማንኛውም አይነት ነገር ሲከብደኝ መስመር ላይ ሄጄ ጠይቄ ነው ሰፊ መረጃ የማገኘው ለሱ የሚረዳኝ ደግሞ ጎግል ስለሆነ። ጎግል እና በጣም የምወደው መተግበሪያ

አዲስ ቴክኖሎጂ መማር ትወዳለህ ወይ ነው? አዎ በሚገባ ሁልጊዜም አዳዲስ ነገሮችን መማር አሁን ደግሞ ጊዜው ከቴክኖሎጂ ጋር ነውና አብረን መራመድ ካልቻልን ህይወታችንም ላይ ብዙ ከባድ ነገር ነው የሚገጥመን። እና እንደራሴን ባህሪ ሆኖ ደግሞ ሁልጊዜም አዲስ ነገር ራሴን ማስተማር። ከቴክኖሎጂ ጋር ከጊዜው ጋር መራመድ በጣም የምወደው ነገር

ማህበራዊ ሚዲያ ትጠቀማለህ ወይ ነው? አዎ በሚገባ እንደውም ሰዎች መግባባት ብዙም ስለማልችል ማህበራዊ ሚዲያ ስትጠቀም የተለያዩ መረጃዎችን እንዳገኝ ከሰዎች ጋር እንድታወቅ። በአካል የሚከብደኝን ነገር ቁጭ ብዬ ቤቴ ውስጥ ደግሞ ማድረግ እንድችል የረዳኝ ነገር ነውና በደንብ ነው

ወደ መናፈሻ ምን ያክል ጊዜ ትሄዳለህ ነው? ያው በግምት በወር አንድ ጊዜ ይሆናል። ለመዝናናት ብዙ አይነት አማራጮች አሉኝ ብዙ ሩቅ መሄድ ሳይጠበቅብኝ እነኛን አማራጮች ተጠቅሜ ራሴን አዝናናለሁኝ። ግን ሌላኛው ደግሞ አልፎ አልፎ ከጓደኞቼ ጋር ወደ መናፈሻ ሄጄ ንጹህ አየር በመውሰድ ጥሩ ጊዜ በማሳለፍ

የስራ ቦታ ደህንነት እንዴት ነው? አዎ በጣም አስተማማኝና ሁልጊዜም የስራ ቦታችን ደህንነት የሚጠበቅ ነው። ያው ጥበቃ አለን። ሌባም ይሁን ማንኛውንም አላስፈላጊ ወንጀል ሊፈጽም የሚመጣ ሰው ቢኖር። ከዛ እኛን የሚጠብቀን አንድ አካል አለ። ያ የሚመለከተው አንድ አካል ማለት ነው

ቅጽል ስም አለህ ወይ ነው? አዎ ሁልጊዜም በመሄድባቸው ቦታዎች ላይ የተለያዩ ቅጽል ስሞች አሉኝ። ያው በትምህርት ቤት በስራ በተለያዩ ቦታዎች ያን ያክል አይደለም በርግጥ ገን አንድ ጊዜ ቅጽል ስም ተሰጥቶኝ ያውቃል። ቋንቋ የምማርበት ትምህርት ቤት ውስጥ። እንደዚህ ቀፅል ስም ተሰቶኝ የቃል